ካልቸር ካልቸር ኤንድ ዌዘር ላይ ነው የምናወራው ካልቸር ኤንድ ዌዘር ነው ቶፒካችን የሚሆነው። ባህርና ወግ በሀገራችን በኢትዮጵያ እኔ ባለውበት አካባቢ እንግዲህ በሀገሩ ኢትዮጵያ ከአፍሪካ የምትገኝ በምስራቅ አፍሪካ የምትገኝ ሀገር። ብዙ ባህል ታሪክ አላት ስለዚህ በሀገራችን በጣም ብዙ የባህል ሲኖራት ወደ ሰማንያ አራት ቋንቋዎች አሏት። ለምሳሌ በአማራ ክልል ወደ አስራ ሁለት ቋንቋዎች ወይም ብሄር ብሄረሰቦች ሲኖራት በዛ ውስጥ ብዙ ባህል። በኦሮሚያ ክልልም እንደዛው አሏት ወደ አስር አስራ ሁለት በደቡብ ክልል ላይ ደግሞ ሃምሳ አራት ቋንቋ ትግራይም ሶስት አራት አላት። ስለዚህ ኢትዮጵያ ብዙ ባህልና ወግ አላት። ለምሳሌ ጎጃም የሚበላ አካባቢ በጣም የሚገርም የሆነ ባህልና ወግ አለው። ስለምሳሌ አብሮ መብላት መጠጣት የሚበላው ለምሳሌ እንጀራ እሱም ለእንጀራ የሚሆነው ጤፍ የጤፍ ግባት ወይም ጤፍ የሚባል አዘርታ አዘርቶ እንግዲህ እሱ ነው ፕሮሰስ ተደርጎ ወይም ያ በመፈጨት በወፍጮ ሄዶ ነው እንግዲህ ወደ እንጀራ የሚሆነው። እንዲሁም የወጥ ወጥ የሚባል አለ እንግዲህ በዛው በኢትዮጵያ ባህል እዛው አማራ ክልል ጎጃም ውስጥ ጎንደር ሙሉ አማራ ክልል ውስጥ እንዲሁም በሌላ ኢትዮጵያውያን የሚተገበር ያለ ሲሆን ይሄ በጣም የሚገርም ባህል ነው። አስደሳች ሲሆን እንዲሁም አብሮ ተሰብስቦ በሰርግ በማህበር በልቅሶ በተለያየ አብሮ የሚበላ የባህል አይነት ነው። ይሄ እንግዲህ ባህል በጣም ብዙ ሰዎችን የሚሰበስብ ነው።

እንግዲህ እርሱ ማታ ከስራ ቦኋላ ምን ታደርጋለህ? የሚል ርዕስ ነው እንግዲህ በዚህ ነው። እንግዲህ ሳውንድ ሪከርድ እያረኩ ያለው ቤቴ ቁጭ ብዬ ማታ ከስራ ቦኋላ እንግዲህ ቤት በመግባት እንግዲህ የተለያዩ ተጨማሪ ስራዎችን እሰራለሁ። እንግዲህ ማታ ከቀን ላይ ከባድ ስራ ነው የምሰራው እኔ እንግዲህ ገበሬ ነኝ አሁን ባለሁበት የግብርና ስራ ነው የምሰራው እንግዲህ ማታ ስገባ ከሚስቴ ከልጆቼ ጋር እጫወታለሁ እንዲሁም እራት የማብሰል ነገር አለ ቴሌቪዥን ፊልሞችን አያለሁ እንዲሁም የተለያየ የሚጫወት አለው። ብዙ አይነት ነገር አደርጋለሁ እና እንግዲህ ማታ ከስራ በኋላ በጣም በጣም ብዙ ስራዎችን እሰራለሁ ለምሳሌ ከልጆቼ ጋር ብዙ የሚጫወት ነገር አለ። እንደ በጌም በስልክ በተለይ ብዙ እንጫወታለን እንዲሁም በቴሌቪዥን ፊልም አያለሁ እንግዲህ ብዙ ቴሌቪዥን ፕሮግራሞች አሉ ቃና የሚባል አለ ኢቢኤስ ኢቲቢዌይ ኢቢሲ ዋልታ ፋና ብዙ ቴሌቪዥኖች አሉ ብዙ ግን የማሳልፈው ቲክቶክ ላይ እና ዩቲዩብ ላይ ነው። በደንብ እንግዲህ የኮመዲዎችን እንዲሁም የተለያየ ትምህርት እንትኖችን ሳይ የማመሸው ማለት ነው። ስለዚህ እነሱን በደንብ በትኩረት ማታ ከስራ ቦኋላ እነዚህን አረጋለሁ። እንዲሁም ማታ ከስራ ቦኋላ ስመለስ ሻይ ሻይና ቡና የመጠጣት ልምድ አለኝ። እንዲሁም ራሴን ዘና ለማረግ የተጨናነቀው የአእምሮዬን ዘና ለማረግ ወይም ሪላክስ ለማድረግ እነሱን አረጋለሁ። እንግዲህ ያን ለማድረግ ደግሞ ብዙ እንግዲህ ስራዎችን ማታ ያው እሰራለሁ። እንዲሁም አትክልት እወዳለሁ አትክልት የጓሮ አትክልት እንዲሁም እነዚህ ፍራፍሬ ወይም የሚባሉትን እንደ አቮካዶ ብርቱካን የተተከሉ ቡና አሉኝ በጓሮ እነሱን በውሃ በማጠጣት በመቆፈር ማታ ማታ ከስራ ማታ ከስራ ቦኋላ እንግዲህ እሱን እሰራለሁ ማ ማለት ነው። እንግዲህ ማታ ከስራ በኋላ ምን ታደርጋለህ ተብሎ ስለተጠየቀ ቶፒኩ እንግዲህ በጣም አሪፍ ጥያቄም ነው። እንግዲህ በጣም ደስ የሚልም ስለሆነ ማታ እንግዲህ ብዙውን ትኩረት እሰጣለሁ እንግዲህ ደግሞ ስለ ስራ በስልክ ከቤተሰብ ጋር ከጓደኞቼ ጋር እንግዲህ የምወያይበት ነገር አለ። እና እሱ እሱም ነገር ስላለ በጣም አሪፍ ነገር አለው ስለዚህ ይሄ ደግሞ በጣም ጥሩ ነው ብዬ አስባለሁ።

እንግዲህ የስራ ቦታ ድህነት እንዴት ነው ለሚለው በጣም እንግዲህ ጥሩ አይነት ቶፒክ ወይም ጥሩ አይነት ጥያቄ ነው እንግዲህ ርዕስ ወይም ቶፒክ የስራ ቦታ ደህንነት እንዴት ነው ማለት በጣም አሪፍ ነው የስራ ቦታ ደህንነት ማለት አንድ ሰራተኛ ለአንድ ለሰራተኞች በሙሉ የስራ ቦታ ደህንነት በጣም ወሳኝ እና መሰረታዊ ነገር ነው ምክንያቱም የትራ ቦታ አደን እንዴት እንዴት ዲሆን መጀመሪያ ሴፍቲ ወይን ከአዳጋ ሊከለክልን የሚችል ልብስ ሊሆን ይችላል ጫማ የተለያየ ነገር ሊሆን ይችላል የስራ ቦታ ደህንነት ነው። እንደገና ለአንድ ድርጅት ወይም ፋብሪካ በእኛ ሀገር እንግዲህ የስራ ቦታ ደህንነት ይሄን ያለኝ የሚባል ወይም ሙሉ በሙሉ ሴፍቲው ሙሉ በሙሉ ነው ጥሩ ነው ልንለው አንችልም። ምክንያቱም የስራ ቦታ ምክንያቱም የስራ ቦታ አደን እንዴት እንዴት ዲሆን መጀመሪያ ሴፍቲ ወይን ከአዳጋ ሊከለክልን የሚችል ልብስ ሊሆን ይችላል ጫማ የተለያየ ነገር ሊሆን ይችላል የስራ ቦታ ደህንነት ነው። እንደገና ሴፍቲው ሙሉ በሙሉ ነው ጥሩ ነው ልንለው አንችልም ምክንያቱም የስራ ቦታ ደህንነት በጣም መሰርታዊና ወሳኝ ነገር ነው። ምክንያቱም ያ ነገር እንደዛ ካልሆነ በጣም እኛን ሊጎዳን ስለሚችል ማለት የስራ ቦታ ደህንነት በጣም በጣም በጣም መሳታዊ ነገር ነው። የስራ ቦታ ደህንነት በዛ ነገር ሴፍቲ ሊዘጋጅ ይገባ። ልብስ እሳት ወይም ከተለያየ ነገር ቢወድቅብን ብረት እንዲከላከል የሚገባ ልብስ ሊኖረን ይገባል። እሳት ቃጠሎ ሊከለክልልን ወይም ሊያስቆምልን ይገባል። ግን በሀገራችን ጉዳይ ስራ ቦታ ደህንነት ምንም አዋጭ አይደለም ወይም ጥሩ ላይ አይደለም ገና ብዙ ነገር ይቀረዋል። ስለዚህ የስራ ደህንነት ጥሩ ገና ሊቋቋም

የመጠጥ ውሃን ከየት ታገኛለህ? የመጠጥ ውሃ የማገኘው በተፈጥሮ ከምንጭ እንዲሁም የከተማው የውሃ ስርጭት አለ። ከእሱ እንዲሁም በገጠር አካባቢዎች ደግሞ የባንቧ የወጡ አሉ። ከእነሱ ከእነሱ ነው የማገኘው ማለት ነው።

በብዙ ህዝብ መካከል መሆን ይመችሃል? በብዙ ህዝብ መካከል መሆን እኔ አይመቸኝም። ምክንያቱም ጭንቀት ነው የሚሰማኝ በብዙ ህዝብ መካከል ሰውን ጭንቀት ስለሚሰማኝ። በዛ መካከል ወይም በብዛት ብዙ ህዝብ አለበት መሆን አልፈልግም።

በቀን ስንት ሰዓት ስልክ ትጠቀማለህ? በቀን ብዙ ጊዜ ነው የምትጠቀመው ቢያንስ በትንሹ ከአስር ሰዓት በላይ ስልክ ላይ እውላለሁኝ። በጣም ብዙ ነው የምትጠቀመው ብዙ ሰዓታችን ነው። የምትጠቀመው ቀን ሙሉ ከስልክ ጋር ነው የምውለው ማለት እችላለሁ።

ስለ ፀጉር መንከባከብ እወዳለሁ ፀጉር ታጠባለሁ ያው በቀን አንዴ በእኛ ሀገር ያው በቀን አንዴ እታጠባለሁ በተለያየ ቅባትም እፈርዛለሁ ወይም አስተካክላለሁ ፀጉር ስለ ፀጉር እንከባከብ እወዳለሁኝ የራሴን ፀጉር ማለት ነው።

የቤት ጣሪያ ምን የተሰራ ነው? እንግዲህ የኔ ቤት ጣራ የቆርቆሮ ነው የተሰራው ቆርቆሮ ነው። ጣራዬ ምክንያቱም በሀገራችን እንግዲህ ካለው የገንዘብ አንፃር ወይም ኢኮኖሚ አንፃር የቆርቆሮ ነው በብዛት የሚሰራው ቆርቆሮ ነው። ጣት የቤቴ ጣራ ማለት ነው

ስጦታ መስጠት ትወዳለህ? ስጦታ መስጠት ትወዳለህ? በተለይ ለባለቤቴ ለልጆቼ በልብስ መልክ በብር መልክ ወይም እንግዲህ በጫማ መልክ ሊሆን ይችላል ስጦታ መስጠት እወዳለሁ። እንደውም ለባለቤቴ አበባ እሰጣለሁ። ስጦታ መስጠት እወዳለሁ።

ለምን ያህል ጊዜ በዚህ ስራ ሰርተሃል? እንግዲህ በተለያየ የሃይ ላይ ስራ ሰርቻለሁ። እንግዲህ ቢያንስ ወደ አንድ አመት ምናምን አካባቢ እንግዲህ በዚሁ እየሰራሁ እገኛለሁ። አይዘርስ እዚህ በጣም አሪፍ ነው በጣም ጥሩ ነው። ለወደፊት በጣም ጥሩ ነው ይሄ ኤአይ

ቀልድ መናገር ትወዳለህ? አዎ በጣም ቀልድ በጣም ነው ደስ የሚለኝ ቀልድ ነገር መናገር በጣም እወዳለሁ። ቀልድ በጣም ከሚያዝናናኝና ከሚያስደስተኝ ነገር ቢኖር ቀልድ መናገር ነው። እና ቀልድ ጨዋታ በጣም ነው የምወደው ማለት ነው።

ውሃ ማምጣት ታውቃለህ አዎ ውሃ ማምጣት አቃለሁ። ውሃ እንግዲህ ከምንጭም ይሁን ከቧቧ ከተለያየ ነገር ማምጣት አውቃለሁ ውሃ ለማምጣት ቀላል ነው። ምክንያቱም ቧቧውን መክፈት ብቻ ነው ወይም ከምንጭም ከሆነ ቀርቶ ማምጣት ብቻ ነው። የሚጠበቅ ስለዚህ ቀላል ነው አመጣልሁ

ሰዎችን እንዴት ታስተዋውቃለህ ሰዎችን እንግዲህ ከአንድ ጓደኛ ወደ አንድ ጓደኛ ስማቸውን እንዲናገሩና እንዲተዋወቁ እንዲሁም ሰላም እንዲባባሉና እንዲተቃቀፉ አድርጌ ማስተዋወቅ እችላለሁ። ስለዚህ በጣም ቀላል ነው። ሰዎችን ለማስተዋወቅ በጣም ቀላል ዘዴ እጠቀማለሁ

ማር ትወዳለህ? አዎ ማር እወዳለሁ ማር ለጤና ጣፋጭ ከመሆኑም በላይ ለጤና ብዙ ጥቅም አለው። ለጤንነት በጣም ወሳኝ ከሚባሉት አንዱ የመድሃኒት ወይም ማር ነው። እንግዲህ ማር በጣም ለጤና እንዲሁም ለሰውነት መውቀት ሰጪ ነው። እንግዲህ በጣም አሪፍ ነው

በምንጣፍ ላይ ትቀመጣለህ? አዎ የምቀመጠውም በምንጣፍ ላይ ነው። እንግዲህ አቧራ ወይም እንትን ላይ አልቀመጥም ምክንያቱም የለበስኩት ልብስ ሊቆሽሽብኝ ስለሚችል። የምቀመጠው ምንጣፍ የተዘጋጀበት ቦታ ላይ ነው። ስለዚህ በምንጣፍ ነው። የምቀመጠው

ሌሎችን ማበረታታት ትችላለህ ወይ ነው? የሚለው አዎ ሌሎችን በስራም ወይም በተለያየ ነገር በጣም አበረታታለሁ በጣም እንዲበረታቱ አደርጋለሁ። ማበረታታትም እችላለሁ እመክራለሁ በተለይ ለስራ ሊሆን ይችላል ምናምን ለተለየ ነገር እመክራለሁ

ሩዝ ትወዳለህ ወይ? አዎ ሩዝ በጣም እወዳለሁ። ሩዝ ከተለያየ ከአትክልት ጋር ከሩዝ ተቀቅሎ ሩዝ ከእንጀራ ጋር አብሮ ስለሚፈጭ እወዳለሁ። እንደውም ሩዝ በሀገራችንም እያመረትን ስለሆነ ለምግብነትም እየዋለ ስለሆነ እወዳለሁ።

ስልክህን ምን ያክል ጊዜ ትሞላለህ? ስልኬን በቀን ሁለቴ እሞላለሁ። ምክንያቱም ብዙ ሰዓት ስትጠቀምበት ስለምውል ባትሪው ስለሚያልቅብኝ። እንግዲህ ከቀን ሁለት ጊዜ ወይም ከሃያ አራት ሁለት ሰዓት ሁለት ጊዜ እሞላለሁ ማለት ነው። ስለዚህ

ምን? አይነት ሙዚቃ ትወዳለህ የሚለው እኔ ሙዚቃ የሀገረኛ ሙዚቃ ተለይ ባህላዊ ሙዚቃ የሆኑትን እወዳለሁ። እነዚህ ባህላዊ መሳሪያ ሙዚቃ አንዱም ሙዚቀኞችን በጣም እወዳለሁ። ሙዚቃ እስክስታ ምናምን የሚያስመጡ ሙዚቃ እነዚህ የሀገር ሀገርኛ ህይወት ሙዚቃ በጣም ነው የምወዳቸው

አዎ አዎ አስተያየት ተቀብለህ ታውቃለህ ለሚለው ጥያቄ? ጥሩ አስተያየቶችን መጥፎ አስተያየቶችን እቀበላለሁ ምክንያቱም ራሴን ከምክር ወይም ከአስተያየት ስለሆነ የማሻሽለው የማ ራሴን የማሳድገው አዎንታዊ አስተያየት እቀበላለሁ። አዎ እቀበላለሁ

የትርፍ ጊዜ ማሳለፊያዎች ምንድን ናቸው? ለሚለው የትርፍ ጊዜ የማሳልፍበት ትዝናና ወይም የተለያዩ የጌም እንደ ፑል እንደ ካራምፑላ እና በመዝናኛ ቦታዎች ነው ሄጄ ብዙ ጊዜ የማሳልፈው በእነሱ በመጫወት ነው። ራሴንም የማሳልፈው ሰዓት

በመስመር ላይ ሙዚቃ ትሰማለህ? አዎ መስመር አዎ በመስመር ላይ ያሉ ሙዚቃዎችን አዳምጣለሁ። በመስመር ላይ እየተንቀሳቀስኩም ሆነ ስሄድ ወይም በመስመር ላይም ያሉት ሙሉቃዎችን አዳም